ኦኬ ይህ ጥያቄ የሚለው የስራ ቦታ ደህንነት እንዴት ነው? የሚለው እንግዲህ የስራ ቦታ ደህንነት መጠበቅ ያለበት ነገር ነው ምክንያቱም በጣም አስፈላጊ ነገር ስለሆነ። አንድ ሰው ስራው ቦታው ላይ ደህንነት ካልተሰማው ስራውን ሊሰራ ስለማይችል። ከደህንነት ውጭ ስራዎች መስራት አይቻልም። ስለዚህ በስራ ቦታ ደህንነት እንዴት ነው ከተባለ በእኛ ስራ ቦታ ደህንነት አለ። ምክንያቱም አስፈላጊ ነገር ስለሆነ

አይጠይቁም የሚለው ቤተሰብ ምን ያህል ጊዜ ይሰበሰባል ነው? እንግዲህ ቤተሰብ በተለያየ ምክንያት በተለያየ አጋጣሚ የመሰብሰብ ሁኔታዎችን እና የተለያዩ ነገሮችን የማድረግ ሁኔታ ይታያል። ስለዚህ የቤተሰብ መሰብሰብ በጣም አሪፍ ነው። አስፈላጊ ነገርም ስለሆነ አዚህ ጥያቄ ላይ ተከትሎ ነው። ስለዚህ ቤተሰብ በቀን ሶስት ጊዜ ወይም አራት ጊዜ የመሰብሰብ ሁኔታ ይኖራል ማለት ነው።

እሺ ጥያቄ በምናይበት ጊዜ የጨረቃ ብርሃን ትወዳለህ ወይ? ነው የሚለው አዎ የጨረቃ ብርሃን እወዳለሁ የምወድበት ምክንያትም። ማታ ከሴት ፍቅረኛዬ ጋር ሆኜ ሳየው ደስታ ነው የሚሰማኝ። ጨረቃ ማየት ማታ ማታ በጣም የሚያስደስትና ደስ የሚል ነገር ሆኖ ስላገኘሁት። አዎ ማታ ማታ ጨረቃን ማየት በጣም ደስ ይለኛ የሚያስደስት ነገር ነው። እኔም እወዳለሁ ደስ ይለኛል።

እሳት ለማንደድ ምን ትጠቀማለህ ነው? የሚለው እንግዲህ እሳት ለማንደድ የተለያዩ ነገሮችን እንጠቀማለን ከእነሱ ውስጥ የምንጠቀመው የተለያዩ ነገሮችን እንጠቀማለን ምክንያቱም ለማንደድ እንደ ቤንዚን እንጨት የተለያዩ ወረቀቶችን ለማቀጣጠል የሚመሆኑ መሳሪያዎችን እንጠቀማለን ምክንያቱም እሳት ማቀጣጠል በጣም አስፈላጊ ስለሆነ ከሰሎችን የተለያዩ ነገሮችን እንጠቀማለን። እ እንግዲህ እ ክብሪት እሳት በማቀጣጠል ቤንዚን ደግሞ ቶሎ የመቀጣጠል ባህሪ ስላለው ይቃጠላል

ያሁኑ ጥያቄ ምንድነው? የሚለው ምን አይነት ሳሙና ትጠቀማለህ ነው የምጠቀመው ሳሙና ፈሳሽም ደረቅ ሳሙናም ወይም ፈሳሙና በዱቄት መልኩ እጠቀማለሁ። ምክንያቱም ሁሎችም የየራሳቸው የሆነ አስተዋጽኦ አላቸው። ስለዚህ እነሱ የምንጠቀምበት መንገድ የተለያየ እንደሆነ ይታወቃል። ስለዚህ የተለያዩ ሳሙናዎችን እጠቀማለሁ ማለት ነው። ስለዚህ ሁላችሁም ሳሙና ተጠቀሙ

የመንገድን ስም ታቃለህ ነው? የሚለው አዎ የመንገድን ስም አውቃለሁ። እንግዲህ መንገዶች የተለያየ ስያሜ ይሰጣቸዋል በተለይ ወደ እኛ ሀገር ስንመጣ በተለይ በታላላቅ ሰዎች ታላላቅ ታሪክ በሰሩ ሰዎች መንገዶች ይሰየማሉ። ስለዚህ ሁሉም ሰው የመንገዶች ስያሜ ያቃል ብዬ አስባለሁ። እኔ እንደማንኛውም ኢትዮጵያዊ በትልቅ ገድል በሰሩ ሰዎች የተሰየሙ መንገዶችን አዎ አውቃለሁኝ።

በብዙ ህዝብ መካከል መሆን የተመቻቸ ነው? አዎ በብዙ ህዝብ መካከል መሆን ይመቻል ምክንያቱም የተለያዩ ነገሮችን በቀላሉ ማግኘት እንችላለን። የተለያዩ ሰራዎችን ብንጀምር በብዙ ህዝብ መሃል ስንሆን የተለያየ ጥቅማ ጥቅም ስላላቸው አዎ። በብዙ ህዝብ መካከል መሆን እ ተመቻችቶኛል። እና እ በጣም አሪፍ ነገር ነው በብዙ ህዝብ መካከል መሆን እ በጣም አሪፍ ነገር ነው ብዬ ነው የምናገረው።

አልሰማሁትም። የአመራር ሚና አለ ወይ ነው? የሚለው አዎ የአመራር ሚና አለኝ ይሄ የአመራር ሚና ደግሞ በተለያዩ የስራ ቦታዎች ላይ ሊገለጽ ይችላል። በተለያዩ ቦታዎች ማሳየት ይቻላል እንግዲህ የአመራር ቦታ ሊግለጽ የሚችለው በስራ ቦታዎች ነው ብዬ ነው ማምነው። ስለዚህ እኔ እንደማስበው ከሆነ አዎ የአመራር ሚና አለኝ ብዬ አምናለው እሱንም በተለያዩ ቦታዎች ላይ። ያየሁት ስለሆነ አው አለኝ ብዬ ነው ምመልሰው

ምን? ያክል ጊዜ ወደ ገበያ ትሄዳለህ የምል ጥያቄ እንግዲህ የገበያ ቀናቶች የተለያዩ ናቸው። በሳምንት ሁለት ወይም ሶስት ቀን ሊሆን ይችላል ስለዚህ በነዛ ቀናቶች ወደ ገበያ ሊሄድ እችላለሁ። ስለዚህ በሳምንት ሁለት ቀን ወይም ሶስት ቀን ወደ ገበያ የሚሄድ ቻንስ ይኖረኛል። ስለዚህ ለዚህ ጥያቄ ያለን መልስ ይሄ ነው።

ታሪክ መንገር ትወዳለህ? የሚል ጥያቄ አዎ ታሪክ መንገር እወዳለሁ እ ታሪኮችን መንገር እንደምወደው ሁሉ ታሪኮችን ማዳመጥ እወዳለሁ። እንግዲህ እንደሚታወቀው ሀገራችን ኢትዮጵያ የብዙ ታሪክ እ ባለቤት ነች። ስለዚህ የእሷን ታሪክ መስማትም ሆነ መናገር አዎ በደንብ ነው የምወደው። ምክንያቱም ከዛ ታሪኩ የሚመቸኝ የኢትዮጵያ ጣሊያን አሸንፋ ድል ያደረገችበት ታሪክ መናገር በጣም ነው የምወደው

እሺ ቀጣዩን ጥያቄ በምንመለከትበት ጊዜ ጥያቄ የሚለው በመስመር ላይ ገዢ ነህ ወይ? አዎ በመስመር ላይ ገዢ ነኝ። ምክንያቱም በመስመር ላይ የተለያዩ ነገሮችን በቀላሉ ዋጋ ወይም በርካሽ ዋጋ ስለማገኝ በመስመር ላይ አዎ ገዢ ነኝ ብዬ እመልሳለሁ። አብዛኛው ሰውም መስመር ላይ የመግዛት ነገር የተለመደ ነው። የተለያዩ ምግቦችን፤ ልብሶችን፤ ጫማዎችን የመልበስ ሁኔታ ይታያል። ስለዚህ አሪፍ ነገር ነው።